እድል ነገር አለ። ህ አዎ አለኝ። ያው ጊዜ እድል እንደየሰው ይለያያል። በርግጥ ለኔ እድል ማለት ምን ማለት ነው? በቃ በመስራት የማይገኝ። ብዙ ጊዜ ደግሞ ሰው ስለለፉ ስለጣሩ እቅድ ስላወጡ በርትተው ስለሰሩ ብዙ ሰዓት ስላልተኙ። በስራ የሚገኝ ሳይሆን ፈጣሪ ከሰማይ የሚሰጠው ማንኛውም የሆነ አጋጣሚ እድል ይባላል። እንግዲህ እድል በብዙ አይነት ነገር ማየት ይቻላል። የገንዘብ እድል አለ የስራ እድል አለ ትዳር እድል አለ የልጆች እድል አለ የጓደኛ እድል አለ የቤተሰብ እድል አለ የሎተሪ እድል አለ ብዙ ብዙ ብዙ አይነት እድሎች አሉ። እኔ እድለኛ ነኝ ብዬ አሰባለሁ። አንደኛ በጣም ብዙ የሶስት ልጆች እናት ነኝ። ስለዚህ መውለድ እየፈለገ መውለድ የማይችል በጣም ብዙ እድል የሌሏቸው ሴቶች አሉ። ስለዚህ እኔ በመውለድ እድለኛ ነኝ ማለት ነው ብዬ አስባለሁ። ሌላው ደግሞ በትዳር እድለኛ ነኝ በጣም መልካም ጥሩ የሆነ እድል አለኝ በጣም መልካም የሆነ ሰው ነው ባለቤቴ። ስለዚሄ በትዳርም እድለኛ ነኝ። ሌላው ደግሞ በተጨማሪ ደግሞ በኑሮም እድለኛ ነኝ። በጤናም እድለኛ ነኝ። መስራት እችላለሁ ማሰብ እችላለሁ መሄድ እችላለሁ። የፈለኩትን መብላት እችላለሁ ምንም የሚከለክለኝ ነገር የለም። በጤና ጉዳይ በጤና ጉዳይ ብዬ የማልበላው ወይም የምከለከለው ምግብ የለም አብዛኛው ምግቦች እበላለሁ ምንም ችግር የለብኝም። ሙሉ እጅ አለኝ። ሙሉ እግር አለኝ። መሄድ ማየት መስማት እችላለሁ እግዚአብሔርም ያስገን ይሄን ላደረገ እግዚአብሔር ክብሩ ይውሰድ። ስለዚህ በዚህ እድለኛ ነኝ። ጥሩ ቤተሰብ አለኝ ጥሩ ደጋፊ እናት አለኝ ጥሩ ደጋፊ አባት አለኝ ስለዚህ በቤተሰብም እድለኛ ነኝ። በሁሉም ነገር እድለኛ ነኝ ብዬ አስባለሁ እግዚአብሔር ይመስገን። ያው እድል መቼ መቼ አይታወቅም። እድል አይታወቅም። ብቻ በሆነ አጋጣሚ እኛ ጥረን ለፍተን የምናመጣው ብቻ ሳይሆን በራሱ ሰዓት ባላሰብን ሰዓት እኛ በማንገምተው ሰዓት የሚከሰት የሚመጣ ነገር ነው ይሄን የሚያውቀው ደግሞ በሰማይ ያለው ፈጣሪ ብቻ ነው። እድልን አንድ ሰው ነሀ ይመጣል ነጌ ውዴ ይመጣል ብሎ ማለት ወይም መወሰን አይቻልም። አይቻልም እድል መምጫ አይታወቅም አይታወቅም። ያው በእድል መኖር ጥሩ አይደለም። ብዙ ጊዜ አሁን አንዳንድ ሰዎች በእድል ለመኖር ይሞክራሉ። ላለመስራት ስንፍናን በእድል ለማላከክ ለምሳሌ ሳይሰሩ ሳይጥሩ እቅድ ሳይኖራቸው ፕሮግራም ሳይኖራቸው ረጅም ሰዓት እየተኙ በቃ አልተሳካልኝም እድሌ አይደለም መኖር አልችልም። ፈጣሪ የሰጠኝ እድል ይሄ ይሄ ነው እያሉ ከስራ ራሳቸውን እንትን ማለት መቀነስ ምንድነው ሰነፍ መሆን ደካማ መሆን። አንዳንድ ሰው ውስጥ ላይ ይታያል ስለዚህ ይሄ ትክክል አይደለም። እድል በራሱ ሰውን አያኖረውም። ሁለቱም በሰው ልጅ ወሳኝ ነው። ጠንክሮ መስራት ፕሮግራም መስራት ትንሽ መተኛት ብዙ መስራት ከዛ በኋላ ደግሞ እድል እግዚአብሔር እንዲሰጥ ተንበርክኮ መጸለይ መለመን እነዚህን አንድ ላይ ካደረግን እድል በጣም ጠቃሚና አስፈላጊ የሆነ ነገር ነው። ብቻውን ግን እድል በቂ ነገር

የምትወጁ መተግበሪያ ምንድነው? ያው መተግበሪያ ማለት ምናልባት ከማህበራዊ ሚዲያ ከሆነ ማህበራዊ ሚዲያዎች በጣም ብዙ አይነት አሉ። ኢትዮጵያ ውስጥ የሚሰሩ አንደኛ ቲክቶክ ነው። ሁለተኛው ዩቲዩብ ነው። ሶስተኛው ፌስቡክ ነው። አራተኛ ኢንስታግራም አለ። አምስተኛ ብዙ ናቸው በጣም ብዙ ናቸው ግን እኔ በጣም የምወደው ዩቲዩብ ነው። ዩቲዩብን በጣም ነው የምወደው ለምን? አንደኛ ዩቲዩብ ብዙ ጊዜ በጣም ቁም ነገር የሆኑ ትምህርታዊ የሆኑ ነገሮች የሚቀርቡበት ነው። ምንም ዋዛ ፈዛዛ የሌለበት ነው። ሁለተኛ ደግሞ ዩቲዩብ የራሱ የሆነ ድርጅቱ መቆጣጠሪያ የሆነ ሚዲያዎች አሉት። ዩቲዩብ ላይ ይሄ የ የስደብ የለም። የ ግጭት የለም የዘር ግጭት የለም። ሰውን ነቀፋ የለም ወዲያው ነው የዘር ስድብ ካለ የጻናት መብት የሚነካ ንግግር ካለ የሰዎችን ሰብአዊ መብት የሚነካ ንግግር ካለ የቲዩብ ወዲያው ራሱ ህግ ጥሳችኋል ብሎ ቪዲዮውን ራሱ ስለሚያወርደው ዩቲዩብ ላይ እንደዚህ አይነት ነገር የለም አብዛኛው ዩቲዩብ ደግሞ አስተማሪ የሆኑ ነገሮችን ስለሚያቀርብ በጣም የተሻለና ጥሩ ነው። እኔም ደግሞ ከሙያዬ አንፃር ብዙ ነገሮችን እማርበታለሁ። አዳዲስ ነገር ስፈልግ ምግብ ዙሪያ ጽዳት ዙሪያ ልጅ አያያዝ ዙሪያ አዳዲስ ደግሞ እውቀቶች የእጅ ሙያ ነገሮችን፤ የቤት ጥበቦችን ቤት አያያዝ፤ ጥበቦችን ሌላው ደግሞ ሳይኮሎጂ ጉዳዮችን፤ እነዚህን ነገሮች በምፈልግ ሰዓት ዩቲዩብን ነው የምትጠቀመው። ብዙ ጊዜ ቲክቶክ አጭር ይሁንና ሁካታ ቀልድ ሙዚቃ ጭፈራ ብዋልት ለዚህ ነገሮች ይበዙበታል። ዩቲዩብ ግን በጣም ቁም ነገር የተሞላ ነው። ኢንስታግራም እና ቲክቶክ ኢንስታግራም ልክ እንደ ዩቲዩብ ሁሉ ጥሩ ነው ግን እሱ ብዙ ጊዜ ያው ማስታወቂያዎች አንዳንድ የ የንግድ ስራዎች፤ ፎቶዎች፤ ዲዛይኖች፤ እነዚህ እነዚህ ነገሮች የሚተዋወቁበት ቦታ ነው። ትዊተርም አለ ግን ትዊተር ብዙ ጊዜ የመንግስት አካላት አንዳንድ መረጃዎችን ለመስጠት የሚጠቀሙበት መተግበሪያ ነው። ስለዚህ እኔ በጣም የምወደው ዩቲዩብ ነው። ዩቲዩብ ጠቃሚ ነገር ራሳችን ፈልገን ካላየን ጊዜ ነው የምንገድልበት ጊዜያችን ነው የሚወሰደው። ይሄ በእኛ ላይ የሚወሰን ነው። እኛ ብልጥ ሆነን የሚጠቅም ነገር ካየንበት ጥቁሙ ማህበራዊ ሚዲያ ጥቅሙ ያመዘነ ነው። እኔ አሁን ብዙ ጊዜ ማታ እረፍት የማገኝ ሰዓት ከሁለት ሰዓት እስከ ማታ አራት ሰዓት ባለው ዩቲዩብ መተግበር እጠቀማለሁ። አንዳንድ ማየት የምፈልጋቸው ነገሮች ካሉ መስማት የምፈልገው መረጃ ካለ ዩቲዩብን እጠቀማለሁ። እና ደግሞ እኔ የማይራሴ የሆነ አለኝ ቻናል አለኝ። ዩቲዩብ ላይ እሞክራለሁ የኔ ቻናል ያው በእንግሊዘኛ ሪአክሽን የሚባለው ቪዲዮ ነው እሰራለሁ። ዩቲዩብ ደግሞ ዋና ጥቅሙ ምንድ ነው ለሚሰራ ሰው ደግሞ ከፋይ ነው። ስለዚህ ይሄ ይሄ ነገር በጣም ጥቅም ያለ ይመስለኛል። እና የበለጠ ከቲክቶክ ይልቅ ጥቅሙ የሚጎላው የዩቲዩብ ነው ማለት ነው። ስለዚህ በእኔ አመለካከት ማህበራዊ መተግበሪያዎችን መጠቀም በጣም ጥቅም አለው። ጥቅም አለው ጥቅሙ ግን የሚወሰነው በማነው በሚጠቀመው ሰው ነው።

በምን ትመገባለህ ያው ብዙ ጊዜ እኛ የምንጠቀመው በፕላስቲክ ሳህን ነው ምናልባት በምን ትመገባለህ የሚለው ትርጉሙ ምግብ የምንበላበትን እቃ ከሆነ። የፕላስቲክ እቃዎች አሉ። የጠርሙስ እቃዎች አሉ የሸክላ ሳህኖች አሉ። በነዚህ በእነዚህ ነው የምንመገበው። የዝርግ ሳህን አለ ጎድጓዳ ሳህን አለ። ዝርግም ጎድጓዳም ያልሆነ ሳህን መካከለኛ አለ። በሱ በሱ እንመገባለን። ግን ምግቡን ከሆነ በምን ትመገባለህ? ስለምግቡ ከሆነ የምናወራው። አብዛኛውን እንደ ኢትዮጵያዊ የምንበላው እንጀራ ነው። እንጀራ ብዙ ጊዜ ከስር የምንመገበው እንጀራ ሆኖ ከላይ ግን ማባያው የተለያየ አይነት ሊሆን ይችላል። ለምሳሌ ሽሮ ወጥ ሊሆን ይችላል። ጎመን ሊሆን ይችላል ካሮት ሊሆን ይችላል ቀይ ስር ሊሆን ይችላል። ምስር ወጥ ሊሆን ይችላል። ክኮ ወጥ አልጫ ሊሆን ይችላል። ስጋ ወጥ ሊሆን ይችላል ዶሮ ወጥ ሊሆን ይችላል። በጣም ብዙ ድንች ወጥ ሊሆን ይችላል። ብዙ እጅግ ብዙ ማባያዎች አሉ። ግን በጣም የተለመደው መደበኛ የሆነው ምግብ ኢትዮጵያ ውስጥ እንጀራ ነው። እንጀራ ነው ስለዚህ እንጀራውን የተለያዩ እቃዎችን በመጠቀም ድስቶችን መጥበሻዎችን በመጠቀም እንመገባለን። ሌላው እመገባለሁ ያው የማበስለው ብዙ ጊዜ በኤሌክትሪክ ምድጃ ነው በኤሌክትሪክ ምድጃ እበስላለሁ። ግን አንዳንዴ ከእንጨት የተሰራ ከሰል በመጠቀም አበስላለሁ አንዳንዴ መብራት በማይኖር ሰዓት አበስላለሁ። ከዛ ውጪ ግን ያው የምመገበው በእነዚህ እቃዎች ነው በእነዚህ እቃዎች ነው። ያው በቀን ሶስቴም አራቴም አምስቴም ሊበላ ይችላል። ጠዋት ቁርስ ሰዓት ምሳ ሰዓት ቁርስ ምሳ መሃል ላይ እራት ሰዓት እራት ምሳ መሃል ላይ መክሰስ። መሃል መሃል ላይ ደግሞ አንዳንድ ጥራጥሬዎች ጥራጥሬ ማለት እነማን ናቸው? ባቄል አለ ሽምብራ አለ። አተር አለ። እነዚህን ነገሮች በመቁላት ወይም ደግሞ በመቀቀል እንደመክሰስ እንጠቀማለን። ሌላው ደግሞ በሶ ከገብስ የሚዘጋጅ ተፈጭቶ በስኳር ይጠጣል። ካልሆነ ደግሞ ቆሎ ሰነፍ ቆሎ ይባላል። የገብስ ዝርያ ነው። እንዴት ይሰራል? ገብሱ ይለቀማል የቆሎ የራሱ የሆነ ገብስ አለ ይለቀማል ከዛ በኋላ ይቆላል። ከዛ በኋላ ገለባው ከቆሎው ይለያል በማንፈስ ይለያል ከዛ አቧራው እንዲሄድ ትንሽዬ ዘይት ይቀባል። ከዛ በኋላ የሚጨመሩ ነገሮች አሉ ለውዝ አለ። ሱፍ አለ። ሽምብራ አለ እሱን በመጨመር በመቀላቀል እንደ መክሰስ ብዙ ጊዜ ደግሞ ቡና በሚፈላ ሰዓት ሊቀርብ ይችላል። ስለዚህ በእነዚህ በእነዚህ ነገሮች እንመገባለን። ከተገኘም ስጋ ካልተገኘም ሽሮ እየተደረገ በእነዚህ ሳህኖች እንመገባለን። ባህላዊ ምግብ በሚሆን ሰዓት ከሸክላ የሚሰራው እቃ አለ። ሸክላ ማለት ምንድነው? አፈር ይቦካና ብዙ ቀን እንዲቀመጥ ይደረጋል። ሳያፈር ተቦክቶ ከበሰለ በኋላ የ ቅርጽ ይወጣለታል። የምን ወይ የድስት የሳህን ቅርጽ ይወጣለታል። ስለዚህ ያ ቅርጽ ምን ይደረጋል? ይቀባና ጥቁር ቀለም በእሳት እንዲሞቅ ይደረጋል